የጠዋት እለታዊ ተግባሮቼ ምንድነው? የጠዋት እለታዊ ተግባሬ ከመነሳቴ በፊት በጧት እንደተነሳው መጋረጃዬን በመስኮቴ ጋር ሄጄ እከፍታለሁ። ከዛም ብርሃን ወይ ጭላንጭሎች ወደ ቤት እንዲገቡ አደርጋለሁ። ከዛም በኋላ ጭላንጭል ምናምን ወደ ቤት ከገባ በኋላ ብርሃን ከገባ በኋላ እንጠራራለሁ። የለበስኩትም ምናምን ነገር ከላይ ወደ ታች ዝቅ ብዬ ከፍ ብዬ እያየሁት ከዛም በኋላ የለበስኩትን ልብስ ቶሎ በጧት እንደተነሳው የማታ ልብስ ከለበስኩ የሌሊት ልብስ ከለበስኩ ልብሱን ቀይራለሁ የሌሊቱን ልብስ ቀይርና። ቁንጣ ነገር ወይ ቦዲ ነገር አድርጌ ፍራሼን አነጥፋለሁ። አንሶላ መጀመሪያ ብርድ ልብስ ምናምን አነሳለሁ ብርድ ልብስ ካነሳሁ በኋላ ደግሞ ፎጣ ምናምን የሚባል ነገር ስላለ ፎጣ ወይ አንሶላዬን ብድግ አድርጌ አነጥፋለሁ። ያነጠፍኩትን ደግሞ ትራሶች ላይ ምናምን ቁጭ ቁጭ አደርጋለሁ። ከዛ መጋረጃዬን መስኮቱን በስነ ስርዓት ክፍት ፍት አድርጌ ከዛም በኋላ ወደ ቀጣይ ስራዬ ነው የምሄደው ቀጣይ ስራዬ ፊቴን መታጠብ ነው የሚሆን እየተንጠራራው ፊቴን ለመታጠብ ወደ ቧንቧ እሄዳለሁ። ቧንቧ ውሃ ከቀዳው በኋላ ጆክ አለችኝ አረንጓዴ ጆክ እሷ ጋር ሄጄ አረንጓዴ ጆኬን አነሳና ከዛም በኋላ ውሃ ቀዳበታለሁ። ውሃ ከቀዳው በኋላ የሚያስፈልጉኝ ሳሙናዎች የጥርስ ብሩሽ ኮግሌት ምናምን ውሃ ምናምን የእርድ ሳሙና ምናምን አለ። እሱን ለማምጣት እሄዳለሁ እሱን ካመጣው በኋላ ፊቴን እታጠባለሁ። ፊቴን ደጋግሜ በስሱ ካታጠብኩ በኋላ ጥርሴንም ወደ መቦረሽ ገብቼ ጥርሴን ጽድት ካደረኩ በኋላ። ሽንት ቤት መሄድ ስለምፈልግ ፊቴን ከታጠብኩ በኋላ ነው እኔ የለመድኩት ሽንት ቤት ሄጄ ፋራውን አስወግዳለሁ። ሽንት ምናምን ሸናለው ሽንቴን ከሸናው በኋላ ደግሞ እጄን ከንደገና እተታጠባለሁ እጸዳዳለሁ። ከዛም ፀሀይ ወደ መሞቅ እገባለሁ ፀሀይ ምሞቀው ደግሞ ጥሩ ዛፍ አለ። በሱ ጋር ጥሩ ፀሀይ ስለምትወጣ በሱ ጋር ሄጄ ከዛፉ በታች ፀሀይም እሞቃለሁ ፀሀይን እየሞኩ ደግሞ በመሃል ሙዚቃው ወይ ደግሞ በብዛት መዝሙር ነው ማዳምጠው መዝሙር አዳምጣለሁ። መዝሙሬን እያዳመጥኩ የእጅ ጥፍሬም ምናምን አስተ ፊቴ ምናምን ፀሀይ እንዲነካኝ ሰውነቴ ምናምን ሞቅ እንዲል። ወደ ፀሀዩ ጀርባዬን ምናምን ፊቴን እግሬን ሙሉ ሰውነቴን ወደ ፀሀዩ አደርግለታለሁ ከዛም እሱን ፀሀይ ምናምን መታቶኝ ፀሀይ ከሞኩ በኋላ ወደ ቤት እገባለሁ። ወንበሬን ይዘና ወደ ቤት ገብቼ ቤት ከገባሁ በኋላ ምግብ ራሴ ስለማበስል ምግብ ለማብሰል ደግሞ የሚያስፈልጉኝ ማቴሪያል ሽንኩርት ወይ ቲማቲም ምናምን አዘጋጅቼ እሳት እስቶፍ ነው የምጠቀመው እስቶፍ አቀጣጥላለሁ። ባቀጣጠልኩት እስቶፍ ደግሞ ምፈልገውን አይነት ምግብ ለመስራት ብረት ድስት እቃ ምናምን የማታውን አጣጥባለሁ እያንዳንዱን እቃ ያጣጠብኩትን ደግሞ ሽንኩርት ነው መጀመሪያ የምከትፈው። ሽንኩርት እከትፋለሁ ሽንኩርት ከከተፍኩ በኋላ ሽንኩርቱን እሳቱ ብረት ድስት ላይ አድርጌ ስቶፍ ላይ እጥዳለሁ ሽንኩርቱ ከበሰለልኝ በኋላ ደግሞ በርበሬ ዘይት በተራ በተራ ዘይት እጨምራለሁ ከዛን ዘይቱ ከተቁላላ ደግሞ በርበሬ ጨምሬ አቁላለው በላዩ ላይ ውሃ አደርጋለሁ። ከዛ የምወደው ጠዋት ጠዋት መብላት ፍርፍር ነው እንጀራዬን አዘጋጅቼ ፍርፍር ሰርቼ እበላለሁ ፍርፍር ከሰራሁ ከበላሁ በኋላ። ወደ ምፈልግበት ወደ ክላስ ምሄድ ከሆነ ወደ ክላስ እሄዳለሁ ትምህርት ቤት እሄዳለሁ ትምህርት ቤት ሄጄ። መማር ስላለብኝ የምለብሳቸው ልብሶች አሉ ዩኒፎርም ዩኒፎርሜን አስተካክላለሁ። ምለብሳቸውን ዩኒፎርም አስተካክላለሁ ቦርሳዬን ደፍተሮቼን አስተካክላለሁ ቼክ አደርጋለሁ አስተካክላለሁ። እያንዳንዱን ነገር ከዛም በኋላ ጓደኞቼ ይደውሉልኛል። ከዛም በኋላ ወደ ትምህርት ቤት እሄዳለሁ በባጃጅ ነው የሚሄድ በባጃጅ ሄጄ ወደ ትምህርት ቤት ለመማር ዝግጁ ሆኜ። እውቀትን ገብይቼ እመለሳለሁ ማለት ነው። የጧቱ ላይ ይሄን በቃ ወደ ትምህርት ቤት እስከሚሄድበት ሰዓት የማደርጋቸው ነገሮች። ትምህርት ቤት እሄዳለሁ እማራለሁ እረፍት ሰዓት ምናምን ምግብ እበላለሁ እዛው ቁርስ እንበላለን። ከጓደኞቼ ጋር እንጫወታለን ግቢ ውስጥ። አዎ እና ደግሞ ስለ አለው ነገር ስለ ኳስ ኳስ ስለምወድ ኳስ ምናምን እናወራለን። ስለ ኳስ

ዛሬ የመጀመሪያ ምግብህ ምን ነበረ? ዛሬ የመጀመሪያ ምግቤ የነበረው። ድንች ነው ድንች ወጥ ድንች ወጥ በጣም የምወደው እና በውስጡ ብዙ ቪታሚኖች አሉት። ብዙ ኢነርጂዎች አሉት ድንች ወጥ እና ድንች ወጥ እንደዛ ስለማስብ የበላሁት ድንች ወጥ ነው። ድንች ወጥ በቀዩ እና በነ በነጭ ጤፍ እንጀራና በዳቦ ነው የበላሁት። እና ባልድጫ ነው የበላሁት በጣም ይጣፍጥ ነበረ ለብቻዬ ሳይሆን ከፋሚሊ ጋር ነው የበላሁት። ፋሚሊም ነበሩ ጓደኞቼ ምናምን ድንች ወጥ ባልጫው ነው የበላሁት። በእንጀራና በዳቦ በጣም ይጣፍጥ ነበረ ዘይት ነበረው ቅባት ነበረው ደስ ይላል ይጣፍጣል። እና ድንች ስሰራ ደግሞ እርድና ቅመሞች ምናምን እጠቀማለሁ የተለያዩ ቅመሞችን። ደስ ደስ የሚሉ ኮሮሪማ ጋይ ተፈጨ ቅመሞች አሉ እሱን እጠቀማለሁ። ድንች በባህሪው ሰውነት ይገነባል ደስ ይላል። በጣም ነው የምወደው ድንች ወጥ። ድንች ወጥ ነው የበላሁት ዛሬ ጠዋት እና በጣም ጣፍቶኝ የበላሁት። እና ደስ የመጀመሪያ ምግቤ ዛሬ የበላሁት ድንች ወጥነው ለብቻዬ ነው ከሰዎች ጋር ነው የበላሁት። በጣም ጠግቤ ነው የበላሁት ደስ ያለኝ ምግብ ነው። ድንች ውጥ ሲሰራ ደስ ይላል ሽታው ምናምን ደስ ይላል።

አዎ ስራዎቼን በቅርበ ተከተል አስቀምጣለሁ። ወደ ምሳሌ ጠዋት እንደተነሳው ምን መስራት እንዳለብኝ። ከዛ በኋላ ቀጣይ የምሰራቸውን እያንዳንዱን ስራዎች በቅድመ ተከተል አስቀምጨ ፕሮግራም አውጥቼ። ከቅድመ ተከተል አደርጋለሁ። ጠዋት ከተነሳው ይሄን እሰራለሁ ቀጣይ ሰዓት ላይ ደግሞ ይሄን እሰራለሁ ቀጣይ ሰዓት ላይ ይሄን እሰራለሁ። እያልነው ከፋፍዬ ምሳራውን ስራ ለምሳሌ ትምህርት ቤት መሄድ ከሆነ ትምህርት ቤት ለመሄድ በጠዋት እነሳለሁ። ከዛ መጀመሪያ ላይ ፕሮግራሜ። እንደተነሳው ፊቴን ምትታጠብ። ጥርሴ መቦረሽ። እሱን አስባለሁ አስቀድማለሁ። ከዛ በኋላ ደግሞ ቀጣይ ደግሞ ምንድነው ማደርገው? ከተጣጥብሁ በኋላ ቁርስ መስራትን። ምግብ መስራትን። ከዛ ቀጣይ ላይ ደግሞ ምን አደርጋለሁ? ወደ ትምህርት ቤት ለመሄድ ዩኒፎርም መልበስ አለብኝ ዩኒፎርም ምናምን እለብሳለሁ። እና ደግሞ ሽንት ቤት መሄድ ካለብኝ ሽንት ቤት እሄዳለሁ እጸዳዳለሁ። ጠዋት ላይ ማለት ፕሮግራም በቅድመ ተከተል አስቀምጬ ጠዋት እነሳለሁ ፊቴን እተጣጥባለሁ ሽንት ቤት እሄዳለሁ። አሁን ከንደገና ፀሀይ እሞቃለሁ እተጣጠባለሁ። ምግብ እበላለሁ ዩኒፎርም እለባብሳለሁ። ባጃጅ አለ ባጃጅ እንትን እንዳለ በቅድመ ተከተል ናቸው። እነዚህ

በአንድ ጊዜ ብዙ ስራዎችን መስራት ስራዎችን ታስተናግዳለህ? አዎ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ። ለምሳሌ ምግብ እየሰራሁ በስልኬ ደግሞ ላይቭ እገባለሁ፣ 'ኦንላይን' ሰራዎች ምናምን፣ ከሰዎች ጋር አወራለሁ፣ ጎን ለጎን ምግብ ምናምን አበሳስላለሁ፣ መስራት ያለብኝን የተለያዩ አይነት ምግቦች እሰራለሁ ለራሴ ቤትም ካሉ ሰውም ካለ የተለያዩ ምግቦችን እሰራለሁ። እና ደግሞ በስልኬ ኦንላይን ስራ እሞክራለሁ ጎን ለጎን ኦንላይን ስራ እየሰራሁ ከዛም በኋላ ምግቤን አበሳስላለሁ፣ ምግቡ እስከሚደርስ የተለያዩ ሰዎችን ኦንላይን ላይ አወራለሁ፤ ከእነሱ ጋር የተለያዩ መረጃዎችን እቀባበላለሁ እነግራለሁ። አብረን ደግሞ ቤት ውስጥ ላሉ ሰዎች እየበላን የተለያዩ ስራዎችን እየሰራሁ ጎን ለጎን አስተናግዳለሁ የተለያዩ ስራዎችን የተለያየ ለምሳሌ አሁን ኦንላይን እንዳልኩህ ከሆነ ኦንላይን ላይ በጣም ብዙ ስራዎች አሉ። ከሰዎች ጋር የሚያገናኙ ላይቭ ላይ እያወራሁ ከዚህ ደግሞ ምግብ እያበሰልኩ ከዛ ደግሞ የተለያዩ ስራዎችን እየተንቀሳቀስኩ እየሰራሁ ምግብም እያበሰልኩ ኦንላይንም ስራ እየሰራሁ የተለያዩ ስራዎችን ጎን ለጎን እያስተናገድኩ መስራት እችላለሁ ብቁ ነኝ ቀልጣፋ ነኝ። ወጣት ነኝ። ትምህርት ቤትም ከሆነ እየተማርኩ ከዚች ጋር የቤት ስራ ሳይሆን 'ክላስ ወርክ' እየሰራሁ ከዚህ ደግሞ ሌላ ነገር እያጠብኩ ምናምን ብዙ ነገሮችን እሰራለሁ። እና ጎበዝ ነኝ!

በመስታወት ላይ ምን ያህል ጊዜ ታያለህ? በመስታወት ላይ በጣም ብዙ ሰዓት ነው ራሴ የማየው። ለምሳሌ ጂም ቤት ስለምሰራ ስፖርት እሰራለህ ክብደት ስለማነሳ ክብደት ቤት ደግሞ ብዙ መስታወት አለ። ሰውነቴ ቀርጽዬን ለማየት የትኛው ሰውነት ክብደቴ እንደጨመረ ደረቴ ነው ተከሻዬ ነው የትኛው ፊዚካሊ እንዳደገ በጣም ብዙ ሰዓት አለው። እየሰራሁ በመሃል በመዋድ አምስት ደቂቃ አንድ ደቂቃ አዎ አንድ ደቂቃ ያህል ራሴን አያለሁ። ሁለት ደቂቃ ሶስት ደቂቃ አለ እስከ አምስት ስድስት ደቂቃ ያህል ራሴን አያለሁ። ስድስት አምስት ደቂቃ ያህል ራሴን በመስሎት እያየሁ ቦዲዬን ሰውነቴን የትኛውን እንደጨመረ የትኛው እንደቀነሰ ምን መስራት እንዳለብኝ ፊዚካሌን አየዋለሁ። ፀጉሬ እንዳደገ ቅንድቤቱ እንዳደገ በቃ የፊት ገፅታዬን እያንዳንዱን የፊቴን ሁኔታ። አለባበሴ አምሮብኛል አላማረብኝም። ፊቴ ላይ ምን በዛ ምናምን። ስፖርት ቤት ስገባ ምን ያህል ነው? ሰውነቴ እቅ ጨመረው ነው አምስት ደቂቃ አራት ደቂቃ ያለው በእርግጠኝነት ማለት ነው። እና ደግሞ በጣም ደስታ ይሰጠኛል ራሴን በመስታወት ሳየው።

እኔ በየትኛው ቀን ገበያ እሄዳለሁ ገበያ የምሄደው ቅዳሜ ቅዳሜ ሲሆን ነው ቅዳሜ ቅዳሜ እለት። ስራ አይኖርም ብዙ ስራ አይኖርብንም ክላስ። ቅዳሜ ቅዳሜ ለት ወደ ገበያ ሄጄ የሚያስፈልገኝን አስፔዛ ለመግዛት። ሾፒንግ ለማድረግ ቅዳሜ ቅዳሜ ወደ ገበያ እሄዳለሁ። እና ሰዎችም ብዙ ጊዜ እኛ ሀገር የሚወጡት ገበያ ቅዳሜ ቅዳሜ ስላለ። እንትን ባዛሮች አሉ የተለያየ ባዛር ባዛር ላይ ደግሞ እቃ ቅናሽ ስለሆነ ቅዳሜ ቅዳሜ ቅናሽ ነው። ቅዳሜ ቅዳሜ እየወጣሁ የሚያስፈልገኝን ገበያ ሄጄ እገዛለሁ ድንች ሽንኩርት ቲማቲም የተለያዩ ነገሮችን። ቅዳሜ ቅዳሜ እየወጣሁ ነው ሰንዳይ ማርኬት ነው የሚባለው ቅዳሜ ቅዳሜ እየወጣሁ እገዛለሁ የቅዳሜ ገበያ ነው። እኔ ምገበያያየሁ የትፍር የምፈልገውን ነገር ገዝቼ ወደ ቤቴ ሄጄ ሄጄ እሰራራለሁ። ቅዳሜ ቅዳሜ ሌላ ሾፒንግ ልብስ ምናምን ለመግዛት ልብሶችን ለመግዛት ጫሞዋችን ለመግዛት ሱሪ ጃኬት ለመግዛት ቅዳሜ እወጣለሁ። የቤት እቃ ለመግዛት የተለያየ እቃዎችን ለመግዛት ምወጣው ቅዳሜ ቅዳሜ ቅዳሜ ገበያ ብዙ ሰው ጊዜ የሚወጣው። አዳዲስ እቃ ነው አዲስ ገበያ ነው ሁሌ ቅዳሜ ቅዳሜ የሚሆነው። እና ቅዳሜ ገበያ ላይ ብዙ ነገሮችን የምንፈልጋቸውን ነገሮች እናገኛለን። ደስ ደስ የምንፈልጋቸው የእቃዎች ቅዳሜ ቅዳሜ በደስታ ነው የምንገዛው ዋጋ ደግሞ ይቀንሳል። ቅዳሜ ቅዳሜ የገበያ ሁኔታ ደስ የሚለው እቃ ይቀንሳል ደስ ይላል ገበያ ሁኔታም ለዛ ቅዳሜ ቅዳሜ እንገበያያለን። ደስ ይላል ገበያው ብዙ እቃዎች ይገባሉ ቅዳሜ እለት። ሌላ ደግሞ በቅዳሜ ገበያ ላይ የምንፈልገውን በቃ ያሰብነውን ነገር እንዳለ እቃዎችን እናገኛለን ዋጋም ቅናሽ ነው። ሌላ ደግሞ የተለያዩ ነገሮች ቅዳሜ ቅዳሜ ላይ ይረክሳሉ። ዋጋ ይቀንሳል ቅዳሜ ቅዳሜ እገበያያለሁ

በቃ በቃ ቤቴን ቤት እንዴት ታስውባለህ? ቤቴን እንዴት ነው የማስውበው የተለያዩ ጌጣጌጦችን የሚያማምሩ ዲምላይት ነገሮችን እጠቀማለሁ። ቤቶቼ የሚሰቃቀሉ ነገሮች እሰቃቅላለሁ የሚያማምሩ ነገሮችን አደርጋለሁ ቤቴን እጠራርጋለሁ አጸዳለሁ። የተለያዩ ነገሮች እጠቀማለሁ እና ያኔ ቤቴ ታስውባለህ ይታስዋል ይጸዳል ያምርበታል። እና ቤቴን እንደዚህ በማድረግ ነው እንትን የምል። ማስተካክል

እኔ የምወደው ሙዚቃ የፍቅር ሙዚቃ፣ የትዝታዎች ትዝታ ሆኖ በቃ የቆዩ የፍቅር ሙዚቃዎች በጣም ነው የምወደው። ብዙ ጊዜ ማዳምጠው የፍቅር ሙዚቃ፣ የድሮ ዘፈኖች በአንድ ሺህ ዘጠኝ መቶ ዘጠና ላይ የወጡ ዘፈኖች በኢትዮጵያን ማለት ነው በአንድ ሺህ ዘጠኝ መቶ ዘጠና የወጡ ሙዚቃዎች የነ ፍቅርአዲስ አበባ ደሳለኝ የፍቅር ሙዚቃዎች አሉ። የነ ታምራት፣ የነ ንዋይ ደበብ፣ ማሙድ አመድ የተለያዩ ዘፋኖች አሉ። የእነሱን የፍቅር ሙዚቃ በጣም ነው የምወደው፤ ብዙ ጊዜ አዳምጣለሁ፤ ትርጉማቸው ደስ ይለኛል፤ ቅኝታቸው፣ ዜማቸው እያንዳንዱ ቤዚ ሪትማቸው ደስ ይለኛል። በጣም የምወደው የምወደው አበባ ደሳለኝ ነው የምወድ። የሷን ዘፈን በጣም የፍቅር ሙዚቃ እወዳለሁ፣ አዳምጣለሁ በማዳመጥ ሰዓት ደግሞ ሀሳብ ውስጥ እገባለሁ። እያንዳንዱ ትርጉም የሚሰጠኝ ትርጉም ደስ ይላል ውስጤን በቃ ይቀሰቅሰዋል። ስሜቴን የሚያነቃቃ ነው። እያን በቃ የፍቅር ሙዚቃ ስሰማ፤ የድሮ የፍቅር ሙዚቃ ስሰማ፤ በቃ ልቤ በጣም ነው በትዝታ ወደኋላ ተስቦ ያሳለፍኳቸው ህይወቶች እያንዳንዱ ይናፍቁኛል፤ መድገም እፈልጋቸዋለሁ፤ በሙዚቃ ውስጥ ራሴን አገኛለሁ ሙዚቃ ሳዳምጥ፣ የፍቅር ሙዚቃ ሳዳምጥ ብዙ ትዝታዎች ትዝ ይሉኛል፤ ያሳለፍኳቸው የፍቅር ታሪኮች በድሮ በአንድ ሺህ ዘጠኝ መቶ ዘጠና ያሳለፍኳቸው፤ በአንድ ሺህ ዘጠኝ መቶ ዘጠና የተሰሩ ሙዚቆች የኔ ህይወት እንድታመስ ነው ዘፈኖቹ በፍቅር ህይወቴ ላይ ያሳለፍኳቸውን በዘፈን ነው፤ እና የፍቅር ሙዚቃ አዳምጣለሁ፤ ልብ የሚነኩ ናቸው፤ እና ለሰው ለመጋበዝም ደስ ይላሉ ትርጉማቸው የፍቅር ሙዚቃ በጣም! ነው የምወድ፤ የፍቅር ሙዚቃ አዳምጣለሁ ከልቤ ከልቤ ነው የምወደው።

የምትወደው መጠጥ ምንድነው? የምወደው መጠጥ ብዙ ጊዜ ፈሳሽ ነገር የምጠቀመው ጁስ ነው። ጁስ በጣም በጣም በጣም ነው የምወደው ፍሬሽ ጁስ። ትኩስ ጁስ ማለቴ ገና ያልቆየ አቡኳዶ ብዙ ጊዜ ታሽጎ ያልቆየ ነገር። ገና ከዛፍ ላይ በስሎ የወረደ አቡካዶ ተፈጭቶ በስኳር በስኳር በስኳር እና ሌላ ደግሞ በሎሚ ተደርጎ በጣም ነው የምወደው። በጣም ነው የምወደው መጠጥ አቡዋዶ ነው። አብካዶ በጣም ነው የምወደው በሎሚ በስኳር ተደርጎ ተፈጭ ይፈጭና በጣም የምወደው መጠጥ ነው። ደስ ይለኛልም። ሰዎችም እንዲጠጡ ፈልገው ነገር ሰውነት ገንቢ ነገር ስለሆነ የአቡካዶ ጁስ በጣም ነው የምወደው። እና ሌላ ስፕራይት መጠጥ ስፕራይት የሃይላንዱ ስፕራይት የሃይላንድ አለ እሱን በጣም ነው የምወደው። ዳጀስት ምግብ በቃ የልመት ሂደት እንዲፋጠን ያደርጋል ስፕራይት ሆዳችንን ያዝ ያዝ ያደረገንን ነገር ለቀቅ ያደርግልናል። ስፕራይት መጠጥ በጣም ነው የምወደው። ሰዎችም እንዲጠጡት ምመክረው መጠጥ ስፕራይት መጠጥ ደስ ይላል። እርካታ አለው። ደስ ይላል እና ደግሞ የሚከባብድ ምግብ ስጋ አይነት የሆነ እንቁላል ስጋ በቃ ሆድ ያዝ ቅባታማ እንደዚህ ነገሮች ስንበላ ስፕራይት ስንጠጣ ሆዳችንን ዳጀስት ያደርግልን ቶሎ ሆኖ የልመት ሂደቱን እንዲፈጭ ያደርግልናል። ሆዳችንን አይዘንም የተነፋፋ ነገር ከሆነ ቶሎ እንዲለቀን ያደርግናል። ስፕራይት እና ጁስ በጣም ነው የምወደው። በጣም የምወደው መጠጥ ስፕራይት እና ጁስ ነው የአቡካዶ ጁስ ስፕራይት መጠጥ ሎሚ ነገር ስላለው። በውስጡ አሲድ ነገር ስላለው አስፓይት መጠጥ እና ጁስ

ማብራት ሲቆረጥ ምን ታደርጋለህ? ማብራት ሲቆረጥ ማድረግ የምችለው ማብራቱ እንዲሰራ ሳይሆን ቶሎ ብዬ ቆጣሪ ለማጥፋት ማብራት እንደተቆረጠ ቆጣሪ አጠፋለሁ። ፍንዳታ ምናምን እንዳይኖር ኤሌክትሪክ ኮንታንት እንዳያደርግ። ምንድነው የማደርገው ቆጣሪ አጠፋለሁ። እና የተቆረጠበት ቦታ ደግሞ ሰሪዎች ባለሙያ መጥተው እንዲሰሩት ሰዎችን እርዳታ እጠይቃለሁ። በዛ ቦታ ላይ የሚገኙ በአቅራቢያዬ የሚገኙ ሰዎች ወይ ደግሞ በኤሌክትሪክ ስራ ላይ በመብራት ስራ ላይ የተሰማሩ ሰዎች ስላሉ። እነሱን እንዲሰሩልኝ በገንዘብም ሆነ በምንም እንዲያግዙኝ አድርጌ እጠራቸዋለሁ። ከዛ የተቆረጠውን ነገር እንዲሰሩት አደርጋለሁ። ሌላ ደግሞ መብራት ሲቆረጥ ማደርገው ቶሎ ቤት ውስጥ ቲቪ ከበራ ቲቪ ወይስ ስልክ ቻርጀር ላይ ካለ እነቃቅላለው አጠፋፋለው ኤሌክትሪክ ጋር ነገሮች የኤሌክትሮኒክስ ነገሮች ካሉ እነዛ ነገሮች ቶሎ አጠፋፋለሁ እዘጋጋለሁ

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? የትርፍ ጊዜ ማሳለፊያዎቼ በጣም ብዙ ናቸው። ጥቂቶቹን ልንገርህ። በትርፍ ጊዜ የማሳለፋቸው ጊዜ ሰውነቴን ቀለልኝ እንዲለኝ ከተጣጠብኩ በኋላ የማሳልፋቸው ነገሮች። ሙቪ ፊልም ፊልም ፊልም አያለሁ፣ ስፖርት ነክ ነገሮች ካሉ ዝም ብዬ ለመንቀሳቀስ። በትርፍ ጊዜዬ እነሱን ተገብራለሁ፣ ጌም የጌም ጨዋታዎች ካሉ ጨዋታ ለመጫወት ሰአቴን በትርፍ ጊዜዬ ለመጫወት ጊዜን እሰጣለሁ። ፊልም አያለሁ፣ ወክ አደርጋለሁ፣ ከጓደኛ ስላለችኝ ከጓደኛዬ ጋር ወክ እናደርጋለን። ካፌዎች እንሄዳለን በተለይ ጁስ ቤቶች ኮፊ ሀውሶች ቡና መሸጫዎች ሄደን እዛ ቡና ምናምን እንጠጣለን፣ ጁሶችን እንጠጣለን ዋና ቦታ ደግሞ በትርፍ ጊዜ የምሄዳቸው ማሳለፋቸው ቦታዎች። ዋና ቦታ ለመዋኘት እሄዳለሁ፣ ሀይቅ ዳር አሳ ለመብላት እሄዳለሁ፣ ዋና አደርጋለሁ። ሌላ ደግሞ ጌ እንትን ጨዋታዎች እጫወታለሁ፣ ኳስ ኳስ ኳሶች ይጫወታለሁ፣

በእጅ መሸመን ታውቃለህ? በእጄ መሸመን አላውቅም። እኔ ያለሁበት የስራ ዘርፍ እና ያለሁበት ሁኔታ በእጅ መሸመን ስራ ላይ እንድሰራ አላደረገኝም። ግን ብዙ ሰዎች በዙሪያዬ በአቅራቢያዬ የመሸመን ስራ የሚሰሩ አሉ። በእጅ መሸመን ሽመና ስራ የሚሰሩ በጣም ብዙ ሰዎች አውቃለሁ። እና ደግሞ እነሱ በእጅ ስራ የሰሯቸው ስራ ውድ እንደሆኑና ሰዎች ተፈላ በሰዎች ዘንድ ተፈላጊ እንደሆኑ አውቃለሁ። እኔ ግን የእጅ ስራ መሸመን ምናምን አላውቅም። ሰዎች ግን እዛ ስራ ላይ የተሰማሩ ሰዎች በጣም እድሜያቸው የገፋ ሰዎች ናቸው አሁን ላይ እየሰሩ ያሉት ወጣቱ ሳይሆን። ጊዜና ሰዓትንና ትዕግስት ስለሚፈልግ ስራው የእጅ የሽመና ስራ ትዕግስትስ ይፈልጋል። እና ትላልቅ ሰዎች ናቸው ስራው ላይ ያሉት። ገንዘብም እንደዛው ነው የሚገኝበት ስራው አዋጭ ስራ ነው ግን አድካሚ ነው።

እሳት ማንደድ ትችላለህ እሳት ማንደድ እችላለሁ እሳት ማንደድ እችላለሁ። ምድጃ ላይ አድርጌ ከሰል እንጨት በማድረግ ክብሪትን በመጠቀም በጎማ እያደረኩ በፌስታል ወረቀታ ወረቀቶች ነገር በመጠቀም እሳት ማንደድ እችላለሁ። እና ጎበዝ ነኝ እሳት ማንደድ ላይ እሳቱ ፊም እስከሚሆን ድረስ ነው የማነደው። ቶሎ ነው የማነደው ደግሞ በማርገብገብ ወይ ንፋስ ላይ በማድረግ። በከሰል እና እንጨትን በመጠቀም ለምግብ መስሪያ እሳት ማንደድ እችላለሁ። ጋዞችን ነገር ነዳጅ በመጠቀም ቤንዝል ወይ ናፍጣን በመጠቀም ወይ ጎማን ወረቀት ነገሮችን በመጠቀም እንጨትን ማያያዝ እችላለሁ እሳት ማንደድ እችላለሁ። የተለያዩ ፕላስቲክ ነገሮችን በመጠቀም እሳት ማንደድ እችላለሁ

የስልኬ ባትሪ መቶ ፐርሰንት ላይ ቻርጀር አድርጌው መቶ ፐርሰንት ላይ ሆኖ ፊልሞች የማይበት ከሆነ ጌሞች የምጫወትበት ከሆነ ብዙ ሰዓት ኦንላይን ላይ ስልኬ ዳታ አብርቼ ከቆየው ለሃያ አራት ሰዓት ነው የሚቆይ። ለሃያ አራት ሰዓት እጠቀመዋለሁ ነገር ግን ስልኬን ሳልጠቀመው በመሃል በመሃል እየከፈትኩ እየዘጋሁ የምትጠቀም ከሆነ አጫጭር ነገሮች ቪዲዮ እያየሁ ምጠቀም ከሆነ ቲክቶክ በመሃል በመሃል ሲደብረኝ የማይ ከሆነ እንደዛ ከሆነ ብዙ ሰዓት እጠቀምበታለሁ። ለምሳሌ አርባ ስምንት ሰዓት ለሁለት ቀን ምናምን እጠቀምበታለሁ ስልኬ። በመሃል እየዘጋሁ እየከፈትኩ የምጠቀም ከሆነ ነገር ግን ብዙ ሰዓት ሳልዘጋ እየተጠቀምኩ ከሆነ ሃያ አራት ሰዓት ነው የምጠቀመው እና ያንን ስትጠቀም ነው ስልኬ ይግላል። ግን ለሃያ አራት ሰዓት ያገለግለኛል።

ስልጠና ትወስዳለህ? ስልጠና እወስዳለሁ የምወስደውም ስልጠና ኦንላይን ኮርሶች እወስዳለሁ ኦንላይን ኮርስ ማለት የ እንትን ትምህርታዊ የሆኑ ነገሮችን በስልካችን እንዴት ገንዘብ ማግኘት እንደምንችል እንዴት ነው ስልካችንን ተጠቅመን ገንዘብ ማግኘት የምንችለው የሚሉን ነገር ስልጠና ወስዳለሁ። እና ያ ነገር ደግሞ ሰአቴን ጊዜዬን መስዋዕት አድርጌ ነው ስልጠና ምወስደው የምወስደውን ስልጠና ደግሞ ለኔ ለነገ ህይወቴ ይጠቅመኛል ብዬ ስለማስብ ገንዘብ አገኝበታለሁ ላይ ህይወቴን እቀይርበታለሁ ህይወቴ ይቀየራል ብዬ ስለማስብ እወስዳለሁ ስልጠና ወስዳለሁ የምወስደውም ስልጠና ደግሞ በጣም እንደሚጠቅመኝ አውቃለሁ። ሌሎችም ሰዎች እንዲጠቀሙበት እነግራለሁ። ለነሱ እመክራለሁ እንዲጠቀሙበት ስልጠናውን እንዲወስዱ እኔም ደግሞ በተገቢ ሁኔታ ሳልሰለች ስልጠና እየወሰድኩ የተለያዩ በስልካችን ልንሰራቸው የምንችላቸውን ገንዘብ ማግኘት የምንችልባቸውን ነገሮች እውቀት ማግኘት የምንችልባቸው ነገር ስልጠና እወስዳለሁ። በራሴ ስልክ እንትን ካርድ ሞልቼ ዳታ አብርቼ የተለያዩ ስልጠናዎች በስልኬ እየወሰድኩ ኦንላይን ስልጠናዎች በስልኬ እየወሰድኩ ገንዘብ አገኛለሁ ገንዘብ እሰራለሁ። ሌሎችም ሰዎች እንዲህ ስልጣና ወስደው ገንዘብ እንዲሰሩ አደርጋለሁ ስልጣናውን ደግሞ በመሃል እየወሰድኩ በተግባር ደግሞ ራሴ እየሰራሁ ገንዘብ አገኛለሁ።

ምን አይነት ዳቦ ትወዳለህ? እኔ የምወደው ዳቦ። በማሸን ሳይሆን በባህላዊ ነገር የተጋገረ ዳቦ የፉርኖ ዱቄት ዳቦ ሆኖ ፉርኖ ዱቄት ዳቦ ሆኖ በባህላዊ መንገድ በማሽን ሳይሆን በባህላዊ መንገድ የተጋገረ ዳቦ በጣም ነው ምወደው። እና ደግሞ ስበላው ስሜት አለው ደስ ይላል ስንበላው በባህላዊ የተጋገረ ዳቦ የፉርኖ ዱቄት ደቦ በጣም ነው ምወደው። በቆሎ ዳቦ እወዳለሁ የስንዴም ዳቦ እወዳለሁ ግን ይበልጥ ደግሞ ምወደው። የፉርኖ ዱቄት ዳቦ በጣም ነው ምወደው በጣም በላለው በጣም ብዙ መብላት እችላለሁ። በፉርኖ ዱቄት አምባሻ። በምጣድ ላይ የተጋገረ የፉርኖ ዱቄት አምባሻ ዳቦ በጣም ነው የአምባሻ ዳቦ ምወደው። በጣም ነው ምወደው በጣም መብላት እፈልጋለሁ። በላለው ብዙ ጊዜ ስለምወድ እና አምባሻ ዳቦ በቱኩሱ በጣም ነው ምወደው በሻይ በትኩስ ነገር ስበላው በጣም ደስ ይላል

በአካባቢ ድልድይ አለ? ባለውበት አካባቢ ድልድይ የለም ያለውበት የ አካባቢያችን የመሬት አቀማመጡ ውሃ የሚፈስ ወራጅ ውሃ ምናምን ስለሌለ ድልድይ የለም እና ከፍታ ላይ ሳይሆን ያለንበት መካከለኛ የመሬት አቀማመጥ ያለበት ቦታ ስለሆነ ድልድይ የለም ግን ውስጥ ለውስጥ የተለያዩ ሰፈሮች አሉ ድልድይ ግን የለም አስፋልቶች አሉ የተለያዩ መንገዶች የትራንስፖርት መንገዶች የእግረኛ መንገድ አለ ቦይ ዲሽ ቦይ መንገድ ላይ አለ እንጂ ድልድይ የለም

የድርጅቱን ባህል ትወዳለህ? አዎ በጣም በጣም በጣም በጣም ነው የምወደው። ደስ ይለኛል። እና እወደዋለሁ። የድርጅቱን ባህል አከብረዋለሁ እወደዋለሁ። የአሰራር ሁኔታው። በባህሉ በጣም ደስ ይለኛል የድርጅቱ ባህል። በቃ ብዙ ነገሮች አክብሬው የምሰራው ነገር ነው

ምን? አይነት ጫማ ትወዳለህ እኔ የምወደው ጫማ ብዙ ጊዜ የማደርገው። ቶሎ ቶሎ ስለምራመድ እና ለቅልጥፍናም ስለሚመቸኝ ሽፍን ጫማው አጠቀማለሁ። ሽፍን ጫማ በካሊስ በጣም ነው የምወደው። ቀለል ያሉ ሽፍን ጫማዎች በጣም ይመቹኛል። ብዙ ጊዜ ደግሞ ለስራም ሆነ ትምህርትም ለክላስም ትምህርት ቤትን ለመሄድም የሚመቸኝ ሽፍን ጫማ በጣም ነው የምወደው። ቀለል አድርጌ ነው የምለብሰው እና ቶሎ ቶሎ ስለማይቆሽሽብኝ ሽፍን ጫማ በጥንቃቄ እጠቀማለሁ። ነጭ ሽፍን ጫማ በጣም ነው የምወደው ውበት አለው። ነጭ ጫማ ሆኖ ለምሳሌ ምርቱ ከሆነ በነጭ ከለር ጆርዳን በነጭ ከለር እወዳለሁ። በነጭ ከለር ደግሞ የምወዳቸው ጫማዎች ብዙ አንድ ጫማ አለ። እና እኔ ከድሬዳዋ ነው እንትን የምል የምገዛው ነጫጭ ጫማዎች። በጣም ነው የምወደው ሽፍን ጫማ ከምለብሳቸው ሱሪዎች ጋር ከባጊ ሱሪዎች ጋር ከተለያዩ ጅንስ ስሮች ጋር ምለብሰው ነጭ ጫማ ነው። ሽፍን ጫማ በጣም እወዳለሁ። ከምለብሰው አለባበስ ጋር ስለሚሄድ ምመርጠው እኔ ለራሴ ጫማ ሽፍን ጫማ ነው። እስንከ እንትን ኖርማር ሸበጦች ሳይሆን ሽፍን ጫማ በጣም ይመቸኛል። ቆዳ ጫማዎች ሌዘር ጫማዎች በጣም ይመቸኛል እሱን እጠቀማለሁ። እና ደግሞ ሌላ ቡክስ ጫማዎች ቡትስ ጫማዎች በጣም ይመቹኛል። ቁመታቸው ረዘመ ረዘም ያለ ጫማዎች በጣም ይመቸኛል ከምለብሰው አለባበስ ጋር ይሄዳሉ

የቤትህ ጣሪያ በምን የተሰራ ነው? የቤቴ ጣሪያ የኔ የተሰራው በጅብሰን ቦርድ ነው። ጅብሰን በጣም ባማረ በነጭ የጅብሰን ቦርድ የተሰራ ነው። በቃጫ ተደርጎ በጅብሰን የተሰራ ነው። እና ማራኪ እና ጠንካራ ነው። አይጦች መራቢያ የለውም፣ ከላይ ቀዳዳ ምናምን የለውም፣ ፍሳሽ ነገሮች፣ ቆሻሻ ነገሮች ምናምን አይገቡም፣ ምርቱ ጠንካራ ነው። በእጅ የተሰራ ስለሆነ በጣም ጸዴ እና በጣም የሚማርክ ነው። ቤቱንም ያስውባል። እኔ የቤት ጣሪያ በምን የተሰራ ነው አልገኝ? ቤቱ የተሰራው በጅብሰን ቡርድ ነው። ጅብሰን አሰራሩ ደግሞ በእቃ ላይ በማምረቻ እቃ አለ። በዲዛይን በጅብሰኑ ከተቦካ በኋላ ተደፍቶ ተሰርቶ በቃጫ ይታሰራል። ያኔ የሚገርም እኮ ጣራ ይሆናል። እና በጣም ነው የሚያምረው። ከጣራው ከቆርቆሮው በታች በጣም ነው የሚያምረው። ቆርቆሮው አለ ከቆርቆሮውሮ ስር ደግሞ ጅብሰን ቦርድ ጅብሰን አለ። ጅብሰን ደግሞ ጠንካራ እና ቋሚ ነገር ነው። ዝም ብሎ የሚበላሽ ነገር አይደለም። በትንሽ በንፋስ በምናምን በዝናብ ቀዳዳ ምናምን የሚበላሽ ነገር ሳይሆን ጠንካራ ነገር ነው። አይጦች ቶሎ የሚቦረብሩት ወይም የሚያበላሹት አይደለም።

ላፕቶፕ አለ ላፕቶፕ የለኝም አልጠቀምም ግን እኔ የምጠቀመው ላፕቶፕ ሳይሆን በስልኬ ነው የምጠቀመው ላፕቶፕ ገዝቼ መጠቀሙ ግን በጣም ነው የምፈልገው ኤጂፒ ላፕቶፖች መግዛት እና ኦንላይን ስራዎችን ሰርቼ በስልኬ ስራ ሰርቼ ላፕቶፕ ገዝቼ የተለያዩ ቢዝነስ መጀመር ንግዶችን መጀመር እፈልጋለሁ የተለያዩ ነገሮችን ገቢ ገንዘብ ማግኘት መንገዶችን በላፕቶፔ ማግኘት እፈልጋለሁ ላፕቶፕ ደግሞ የተለያዩ ነገሮችን ለመስራት ይጠቅማል ገቢን ለማግኘት ይጠቅማል ላፕቶፕ አሁን ላይ የለኝም ግን እቅድ አለኝ ላፕቶፕ ገዝቼ ገንዘብ የመስራት እቅድ የተለያዩ ፋይሎችን መረጃዎችን ሰርቼ ቁጭ ለማድረግ፣ ለማስቀመጥ የተለያዩ መረጃዎችን እየሰራሁ ለመሸጥ፣ የተለያዩ ነገሮችን ለመስራት ላፕቶፕ ያስፈልገኛል አሁን ላይ አልገዛውም። ግን ገዝቼ የተለያዩ ነገሮችን አጠቀምበታለሁ። ግን አሁን ላይ አልገዛሁም ግን እቅዱ አለኝ የመግዛት እቅድ አለኝ ከገዛው በኋላ ደግሞ በጥንቃቄ ለትምህርቴ እና ለምሰራው ስራ በጣም ስለሚጠቅመኝ ላፕቶፕ የመግዛት አላማ አለኝ አሁን ላይ ግን ላፕቶፕ ያልገዛሁበት ምክንያት ገንዘብ ስለሌለኝ እና በቂ የምለው ገንዘብ የለኝም ገንዘብ ስለሌለኝ ላፕቶፕ አልገዛሁም። ግን ገዝቼ የምጠቀም ይሆናል። ገቢ ገንዘብ ለማግኘት ስለሚጠቅመኝ ላፕቶፕ የመግዛት እቅዱ አለኝ።

ዳቦ ማብሰል ትችላለህ ዳቦ ማብሰል አልችልም ዳቦ ማብሰል አልችልም። ለምን? እኔ ያለሁበት ሁኔታ የትምህርት ሁኔታ ነው። እና የስራ ዘርፊም ስላልሆነ ዳቦ ማብሰል አልችልም። ግን ዳቦ ማብሰል እፈልጋለሁ አብስየ ዳቦ አብስየ መመገብ እፈልጋለሁ ግን አልችልም። ጊዜውና ቦታው ላይ ተገኝቼም እሚያለማምደኝ ሰው ካገኘው ዳቦን ማብሰል። ብለምድ ብሞክር ደስ ይለኛል። እንኳን የማውቃቸው ልጆች ጓደኞቼ ዳቦ በማብሰል የሚተዳደሩ አሉ እየሸጡ እያበሰሉ ዳቦ እያበሰሉ እያሸጉ እሚሸጡ ሰዎች በጣም ብዙ ጓደኞች አውቃለሁ። ግን እኔ ደግሞ ዳቦ ማብሰል አልችልም። ግን መልመድ ፍላጎቱ አለኝ። ለምን? ችየ እኔም ማብሰይ ብበላ እና በስራው ላይ ብሰማራ ደስ ይለኛል። ለጊዜው ግን ዳቦ ማብሰል አልችልም

ከደንበኞች ጋር ትገናኛለህ ከደንበኞቼ ጋር እገናኛለሁ። በምሰራው ስራ ለምሳሌ በአንዳንድ የንግድ ቦታ ላይ በምሰማራ ሰዓት። ከደንበኞቼ ጋር እገናኛለሁ የሚፈልጉትን ነገር እነሱ ይጠቅሙኛል ብለው የሚፈልጉትን ነገር ለደንበኞቼ አቀርባለሁ። ባቀረብኩት ነገር ደግሞ ደስተኛ እንዲሆኑ አደርጋለሁ አሳምኜ ጥሩ ደንበኞችን አፍርቼ ጥሩ ነገሮችን ከእኔ እንዲወስዱ ከእኔ እንዲያገኙ አደርጋለሁ። በእኔ በሚወስዱት ወይም በሚገዙት በሚያገኙን ነገር ደግሞ ሌላ ሰዎችን ወደ እኔ እንዲያመጡ የተሻለ ነገር እኔ ጋር እንዳለ። እና እኔ ጋር ደግሞ ቅናሽ ነገሮች ደንበኞቼ እኔ ጋር ያሉ ነገሮች ቅናሽ መሆናቸውን በደንብ አስረድቼ በደንብ በሌላ ሰዎች እንዲያመጡልኝ አደርጋለሁ። ከደንበኞቼ ጋር ደግሞ እንደ ቤተሰብ ነው ማወራው ምግባባው መገናኘው እነሱ ደግሞ ይሄ ነገር በጣም ያስደስታቸዋል። ግልጽ የሆነ ንግድ ነው የማደርገው ከእነሱ ጋር ተገናኝቼ ለምሳሌ ሌላ ደግሞ በስልክ በምስራቸውም ስራዎች ከሆነ። ሙሉ መረጃ በመስጠት ከደንበኞቼ ጋር እየተገናኘው የተለያዩ ነገሮች መረጃ እየተቀባበልኩ ጥሩ ለነሱ የሚጠቅመውን ነገር እየነገርኳቸው እንዲጠቀሙና እነሱም ሌላ ሰው እንዲጠቅሙ በማድረግ ጥሩ ደንበኞች ጋር ተገናኛለሁ። በምገናኙም ሰዓት ደግሞ እነሱም ደስ እያላቸው እኔም ደስ እያለኝ እኔ ከመጥተው በሚያገኙት ነገር ከእኔ በሚጠቀሙት ነገር በጣም ጥሩ ደስተኛ ሆነው ሌላም ሰዎች ወደ እኔ እንዲያመጡና ጥሩ ደንበኞች ጋር ለመገናኘት። ጊዜና ቦታ ይኖረኛል እና ሰው አክባሪ በመሆኔ ደንበኞች እኔን ብለው መጥተው ይጠቀማሉ ከተጠቀሙ በኋላ ብዙ ጊዜ ሌት ላይ ሰዎችን ይዘው በመምጣት እኔ ጋር እንዲጠቀሙ አደርጋለሁ። እኔም ደግሞ ሁሉም ሰው እኔ ጋር ሲመጣ በደስተኛ ሆኖ የተለያዩ ነገሮችን እንዲያገኝ ከእኔም የሚፈልገውን ነገር አግኝቶ እንዲሄድ ጊዜ እድሉን ሰጠች በክብር አስተናግጀ ያ ሰው የሚፈልገውን ነገር እንዳያገኝ በማድረግ እተባበራለሁ። ሌላም ጊዜ ደግሞ እንዲመጡና ሌላም ጊዜ ቀኔ ጋር የተለያዩ ስራዎችን እንዲሰሩ ከእኔ እንዲጠቀሙ በተሰማራሁበት ነገር ላይ ጥሩ ነገርን ለደንበኞቼ በማቅረብ ጥሩ ቤተሰብ በመመስረት። ደስተኛ የሆነ ነገር ደስታ ያለው ነገር ለመስጠት ተዘጋጅቼ እነሱም በደስታ እኔ ከምሰጣቸው ነገሮች እንዲጠቅሙ አደርጋለሁ። እና እነሱም እኔ ጋር ሲመጡ በደስታ በሚገኝ ቀን በሚያገኙት ነገር ጥርጣሬ ሳይኖርባቸው ሌላ ደግሞ መጠራጠር ስሜት ውስጣቸው ሳይኖር በደስታ መጥተው እንዲያገኙ የሚፈልጉትን ነገር እያንዳንዱን ነገር። ዙራ ላይ ሆኖ በትምህርትም ዙራ ላይ ለመረጃም ሆኖ ሆነ የሚፈልጉትን ነገር ለማግኘት እኔ ለእነሱ የሚፈልጉትን ነገር ለማድረግ ጥሩ የሆነ የገንዘብ ምንጭ የሚሆናቸውን ነገርም በመረጃም ሆነ ከእኔም በሚያገኙት ነገር አልጎዳቸውም

ስለ ቤተሰብህ ንገረኝ? እሺ ስለ ቤተሰቤ ስነገርህ። የኔ ቤተሰብ በቁጥር ከእናት አባት እህት ወንድም እና አክስት አያት የአክስት ልጅ ነው ያለነው አጠቃላይ ወደ ዘጠኝ ምናምን እንሆናለን። በቁጥር አባት አለ እናት አለች እህት አለ ወንድም አለ ያክስት ልጅ አለ አክስት አለች ሀያት አለች ከእኔጋ ስምንት ነን። አንድ ላይ ያለነው ቤተሰብ ጋር ከትምህርት በፊት የነበረው ቦታ ቤተሰቦቼ ስምንት ነው ያለነው። እነሱ የራሳቸው የሆነ ስራ አላቸው ሁሉም እህቴ እና ወንድሜ ተማሪ ናቸው። ወንድሜ የሚማረው የጊቢ ተማሪ ነው ዩቭ የጊቢ ትምህርት ነው የሚማረው። አለም ማያ ወይም ድሬደዋ ነው የሚማረው የሁለተኛ አመት ተማሪ ነው። ጎበዝ ጎበዝ ተማሪ ነው በትምህርቱ ላይ በጣም ጥሩ የተባለ ውጤትን አምጥቶ ጥሩ የተባለ ነገር ላይ ያለ ነው። ወንድሜ እህቴ ደግሞ ጅማ ዩንቨርስቲ ነች ያለችው ቤዛ ትባላለች። ጅማ ዩንቨርስቲ ነው ያለችው ጥሩ ጎበዝ ተማሪ ናት። እና አራተኛ አመት ተመራቂ ናት። የመጨረሻ አመቷን እየተማረች ያለች እህቴ እሷ ናት። ያክስቴ ልጅ ደግሞ አሁን ያለችው የእግር ኳስ ቡድን ነው አዲስ አበባ የእግር ኳስ ቡድን ነው የምትጫወተው ጎበዝ ተጫዋች ናት። በምትሰራው ስራ በጣም ተወዳጅና ብዙ አድናቂዎች ያሏት። በሰዎች ዘንድ በጣም ተወዳጅ እግር ኳስ ተጫዋች ናት። አክስቴ ደግሞ በጣም ከአስር አመት በላይ የቆየችበት የስራ ድርጅት ነው የምትሰራው ተቀጥራ አበባ ድርጅት ቆካ በሚባል የአበባ ዶሙ የመኖር ዶመኖርኝ በሚባል ድርጅቱ ውስጥ ተቀጥራ ነው የምትሰራው እና አስር አመት በላይ ሆኗታል። አንድ ልጅ አላት። ከባሏ ጋር ተጣልታለች። ተጣልታለች ከእርሱ ጋር ተጣልታለች በትዳር ህይወት ላይ አልተስማሙም ነበረ። ከእርሱ ጋር አሁን ላይ አይደለችም። እንደዛ ነው አባቴ የሚሰራው የንግድ ስራ ላይ ነው። ንግድ ስራዎችን ነው የሚሰራው በንግድ ስራ ላይ በጣም ጎበዝ እና ታታሪ ሰራተኛ ነው። ብዙ ደንበኞች አሉት። ጥሩ ገቢ አለው። የሚሰራውም ስራ የንግድ ስራ ሽያጭ የሱቅ እቃዎች የቤት እቃዎች በመሸጥ ነው የተሰማራው። እና ሌላም ጎን ለጎን ደግሞ የማሳ ስራ ሀባብ ቲማቲም ሽንኩርት በቆሎ መፍጨ መፈልፈል ማሽን ስላለው በቆሎ መፈልፈል ምናምን ስራ ይሰራል። አያቴ ደግሞ ጡረተኛ ናት። ከዚህ በፊት የመንግስት መስሪያ ቤት ላይ ስለምትሰራ ጡረተኛ ናት። የሰባ አምስት አመት አዛውንት ናት ሰባ አምስት ሰባ ስድስት አመት አዛውንት ናት። እና አሁን ላይ ጡረተኛ ናት ቤት በመተኛት ነው ብዙ ጊዜዋን የምታሳልፈው። እና ፊልም በማየት ቤት ውስጥ በመቀመጥ ነው ብዙ ሰዓቷን ብዙ ጊዜዋን የምታሳልፈው። እናቴ ደግሞ እሷ የምትሰራው የራሷን የንግድ ቦታ ነው እሷ የምትሰራው ሱቅ ነው። ሱቅ ላይ የራሷ ውሃ ምናምን መሸጥ ነው። የሱቅ እቃዎች ምናምን መሸጥ ቡና በረንዳ ላይ ማፍላት የተለያዩ ስራዎችን ትሰራች። አጠቃላይ ቤተሰቦቼ በዚህ የስራ ስራው ላይ ተሰማርተው ይገኛሉ። ቤተሰባችን በፍቅርና በደስታ የተሞላ ነው። እና ጥሩ አሁን የፍቅር ኑሮ ነው

ዝናብ ሲዘንብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ ብዙ ጊዜ ማድረግ ዘውተር ማደርገው ዝናብ ሲዘንብ ትኩስ ነገር እወስዳለሁ በገብስ የተዘጋጀ የሙቅ እህል ገብስ ተፈትጎ በተሰራ የአጃ ወይ በሙቅ እህል የተዘጋጀ ወይ ሻይ ነገሮች እጠቀማለሁ ብርድ ሰዓት ዝናብ ሲዘንብ በጣም ነው ደስ የሚለኝ ስሜት አለው። ሰውነታችን ቅዝቃዜ ዝናብ ሲዘንብ ቅዝቃዜ ብርድ ስለሚሰማን የምወስደው ይሄ ፈሳሽ ነገሮች ትኩስ ነገሮች በመውሰድ ራሴን ሙቀት በመስጠት ደስ የሚል ነገሮችን አሳልፋለሁ። እና በርድ ልብስ ውፋፍራም ጃኬት ለብሼ ትኩስ ነገሮችን መመገብ ትኩስ ነገሮች ስል ለምሳሌ ድንች ትኩስ ድንች የተቀቀለ ድንች በሚጥሚጣ በሚያቃጥል ነገር በብርድ መመገብ እወዳለሁ። ትኩስ ነገር ስበላ ሰውነቴን ሙሉ ሙቀት ያገኛል የደም ሴሎቸ እያንዳንዱ ይሰራሉ ደም ረግቶ አይቆይም ተኳኩሰ ነገሮች ስትጠቀም የደም ዝውውሬ በሰነ ስርዓት ይሰራል። ሰውነቴም እንቅስቃሴ ያደርጋል ደም ስሮቼ እንቅስቃሴ ያደርጋሉ ትኩስ ነገሮችን በብርድ ሰዓት ስትጠቀም ደስ ይለኛል። እና ትኩስ ገንፎ ትኩስ ገንፎ በመብላት ጊዜን አሳልፋለሁ ከዛ በኋላ ደግሞ እነዚህን በምመገብበት ሰዓት ፊልም እወዳለሁ። የፍቅር ፊልም በመክፈት ከሀገር ውጪ የሀገር ውጪ ከሀገር ውሳኔም ከሀገር ውጪም ጥሩጥሩ የሚባሉ ፊልሞችን በመምረጥ ትኩስ ነገር በየወሰድኩ ጎን ለጎን ደግሞ ፊልሚን በማየት አስቂኝ ነገሮችን በማዳመጥ ስልኬ ላይ ፊልሞች የተለያዩ ነገሮችን በማየት አሳልፋለሁ። ጥሩ ጊዜና ጥሩ ትዝታ ያላቸው ነገሮች ጥሩ አስተማሪ የሚባሉ ነገሮችን በስልኬ እየከፈትኩ ፊልም ሆነ የተለያዩ ነገሮች ደስ የሚሉ ነገሮችን ለእኛ ጥሩ ብሎ የተዘጋጁ ነገሮችን በመክፈት ትኩስ ነገር እየወሰዱ እነሱን በማዳመጥ በማየት ደስተኛ ለመሆን እየሞከርኩ ትኩስ ነገሮችን እየበላሁ እየተመገብኩ አሳልፋለሁ። በዝናብ ወቅት ዝናብ ሲዘንብ

ብዙ ሰነዶች ታዘጋጃለህ ብዙ ሰነዶች አላዘጋጅም። የምሰራው ስራዎች ጋር ብዙ ጊዜ እንደዚህ ሰነዶች የማዘጋጀት ሂደት ጋር ስላልሆነ እሱ ደረጃ ላይ ስላደረስኩ። በስራውም ቦታ ሆነ ባለውበት ገቢ በማገኝበት ነገር ላይ ብዙ ሰነዶች ታዘጋጃለህ? አላዘጋጀም ብዙ ሰነዶች ሳይሆን ትናንሽ ሰነዶች ነው ትንሽ ሰነዶች ነው እማዘጋጀው እሱም የትምህርት ሰነዶች። እና የትምህርት ሰነድ ሌላ ሌላ ምንም ሰነዶች አላዘጋጅም። ግን ብዙ ሰነድ እሚያዘጋጁ ሰዎችን አውቃለሁ። ብዙ ሰነድ በማዘጋጀት ስራ ላይ የተሰማሩ ሰዎች አቃለው በዛ ደሞ ጥሩ ገቢ እንደሚያገኙም አውቃለሁ። እኔ ግን ሰነድ ማዘጋጀት ላይ አልተሰማረሁም። ወይም ብዙ ሰነዶችን ማዘጋጀት አልችልም። ግን ወደፊት አይታወቅም ለመስራት ይኖረኛል እቅዱ ይኖረኛል ብዙ ሰነዶችን የማዘጋጀት እቅድ አለኝ። አሁን ላይ ግን ብዙ ሰነዶችን አላዘጋጅም። ወደፊት ግን የማዘጋጀት ዕቅዱ ስላለኝ አሳካዋለሁ። አሁን ላይ ግን አላዘጋጅም። የምሰራው ስራ እዛ ሰነድ የማዘጋጀት ብዙ ሰነዶችን የማዘጋጀት ሂደት ላይ አልደረሰም። ግን የሆነ ሰዓት ብዙ ሰነዶችን እንደማዘጋጅ አውቃለሁ። ሰዓቱ ጊዜው ሲደርስ ሲፈቀድልኝ ብዙ ሰነዶችን አዘጋጅቼ ለተለያዩ የስራ ሂደቶች ለመጠቀም በመስሪያ ቤት ላይ ለማገልገል አስባለሁ። እና ጥሩ ሰራተኛም ስለሆንኩ ብዙ ሰነዶችን ወደፊት የማዘጋጀት አላማ አለኝ እቅድ አለኝ። አሁን ላይ ግን ብዙ ሰነዶችን ለማዘጋጀት ቦታው ላይ አይደለም ያለሁት። ያን ብዙ ሰነዶችን እንዳዘጋጅ አልተፈቀደልኝም። ያለሁበት የስራ እድገት ሲጨምር ሰነዶችን የማዘጋጀት እድል ሊኖረኝ ይችላል። ያኔ ብዙ በጣም ብዙ እሚባሉ ሰነዶችን የማዘጋጀት እድሉ ስላለኝ እኔም ያንን እድል ተጠቅሜ ጥሩ ጥሩ ሰናዶችን በማዘጋጀት። ለደንበኞች ወይም ለመስሪያ ቤት ማቅረብ እችላለሁ። አሁን ላይ ግን ስላልተፈቀደልኝ ሰነዶችን ብዙ ሰነዶችን ማዘጋጀት አልቻለም። ሲፈቀድልኝ ያ ስልጣን ሲኖረኝ ብዙ ሰነዶችን ማስተናገድ የማዘጋጀት ሂደት ላይ ስደርስ አዘጋጃለሁ

አዲስ የስራ ግንኙነቶችን ትፈጥራለህ አዲስ የስራ ግንኙነቶችን ትፈጥራለህ የሚለው? አዎ አዲስ የሰራ ግንኙነቶችን እፈጥራለሁ እኔ ለምሰራው ነገር ጥሩ ገቢ ጥሩ የሆነ ገንዘብ ለማግኘት ጥሩ የሆነ ግንኙነቶችን አዳዲስ የስራ ግንኙነቶችን ፈጥራለሁ በምፈጥር ሰዓት ደግሞ በጣም ብዙ ገንዘብ ማገኘበትም መንገድ እያሰፋሁ ስለሚሄድ። ፈጥራለሁ አደርጋለሁ ብዙ የስራ ግንኙነቶችን ፈጥራለሁ በምፈጥር ሰዓት ደግሞ በጣም ይጠቅመኛል ለእኔ ጥሩ ገንዘቦችን ወደ እኔ ማግኘት እችላለሁ እውቀቶችን። የተለያዩ ነገሮችን ከእኔ ሰዎች ጋር እንዲህ በስራ እንዲሰማሩ እንዲተሳሰሩ ጥሩ ገቢ ማግኘት እንዲችሉ ማድረግ። የተለያዩ ነገሮችን መረጃዎችን የተለያዩ አዳዲስ ነገሮችን ነገር ለመፍጠር ግንኙነቶችን እፈጥራለሁ። እኔ ጋር ደግሞ የስራ ግንኙነቶችን በምፈጥር ሰዓት ብዙ ሰዎች ወደ እኔ ይመጣሉ እኔ ደግሞ ያኔ በጣም ተጠቃሚ እሆናለሁ በምሰራው ነገር ላይ ብዙ ደንበኞች አፈራለሁ። እኔይ ብለው በሚመጡ ሰዎች በጣም እጠቀማለሁ እነሱም ከእኔ ይጠቀማሉ። በዛ መሃል ገንዘብ አፍታም የመሆን እድሉ ይገኛል። የስራ ግንኙነቶችን በመፍጠር ይሄ ገንዘብ አግኝቶ ሀፍታም የመሆን እቅዱ ተሳክቶ አፍታም የመሆን ነገር ይሳካል።

አቧራ ችግር ይፈጥርብሃል አቧራ ችግር ይፈጥርብሃል የሚለው ጥያቄ? አቧራ በራሱ የሆነ ብዙ የሚያመጣቸው የተለያዩ በጣም በሽታዎች አሉ። በጣም ብዙ በሽታዎች አሉ። የአፍንጫ ማፈን የሳይነስ በሽታ የቆዳ በሽታ። የተለያዩ በጣም ብዙ በሽታዎች አሉ። በጣም ሚከብዱ ሚከብዱ አቧራ ችግር ሚፈጥር። እኔ ላይ አሁን አዋራ ሲቦን የበሽታ አለ የሳይነት በሽታ አፍንጫ በማፈን ጉሮሮን ይዘጋጋል። የማውራት የመተንፈስ ሂደት ሊያቋርጥ ይችላል። አቧራ እና ችግር የሚፈጥርብኝ በምለብስ ሰዓት። ነጭ ልብስ በምለብስበት ሰዓት ልብሴን በጣም ያቆሽሽብኛል። ነጭ ልብስ በጣም የሚያምር ደማቅ ያዘው ጎልቶ የሚታይ ነገር ሲሆን አቧራ ደግሞ ሲነካው ከለሩም በአንዴ ቅይር ያደርጋል መልኩ ይቀይራል የሚደብር ነገር ነው ለሰውም እይታ በጣም የሚደብር ነው የሚሆነው። አቧራ ብዙ ችግሮች ይፈጥራል። አይን ላይ በመግባት አይናችን እንዲቀላ በውስጡ የተለያዩ ቆሻሻን እንዲከማች ያደርጋል። አቧራ ችግር ይፈጥራል። እንደፈለጉ በነጻነት ለብሶ ወይ አምሮ መውጣት ብንፈልግ አቧራ ግን እንዳንችል ያደርገናል ከለበስን በኋላ ቶሎ ያቆሽሽብናል። ምንለብሰውን ልብስ በፍላጎታችን ፈቅደን ብንለብስም አቧራ ግን ችግር ፈጥሮብን ለብሶን ጫማ ለብሶች እያንዳንዱ ነገር በማቆሸሽ ውስጣችን ይረበሻል። አይናችን የፊት ቆዳችን የፊት ቆዳችን ይጎዳል። በአቧራ የተለያዩ ኪሚካሎች በመጠቀም ካልሆነ ፊታችንን እና ወይ በተፈጥሮ ነክ ነገሮች በመጠቀም ካልሆነ ፊታችን ንጹህ ሊሆን አይችልም። አቧራ ብዙ ጉዳቶች ይፈጥርብናል። ችግር ይፈጥርብናል የተለያዩ በሽታዎችን ያመጣል። የተለያዩ ድካሞችን ይፈጥራል። የምንፈልገውን ነገር በምንፈልገው ሰዓት አናደርግም አቧራ ካለ አቧራ እንደምንፈልገው ነገር እንዳናደርግ ያደርገናል። በአለባበስም ከሆነ በየትኛውም ነገር ላይ አቧራ